አዎ እኔ በእጅ ነው እምጠቀመው። አንድ ቀን እንኳን በማሽን ተጠቅሜ አላውቅም ምክኛቱም እኛ ጋር ቴክኖሎጂ ነክ ነገር በጣም አነስተኛ ስለሆነ በእጅ ነው ማጥበው። ለዛ ደግሞ በላውንደሪ ብዙ ጊዜ አይለቅም ልብስ ሊሳሳብ ይችላል። ለምሳሌ እንደ ነጠላ አይነት ነገር ፕሮቴክሽን ስለሚፈልግ በጥንቃቄ በእጄ ነው ማጥበው። ፕላስ ደግሞ ይሄን ነገር አክሰስ ለማድረግ ትንሽዬ ነው ኢኮኖሚዬ አይፈቅድልኝም። ለዛ እምጠቀመው በእጄ በማጠብ ነው። በቃ እንደዛ ነው እንደማንኛውም ኢትዮጵያዊ ማለት

ቤተሰብ ጋ የምንሰባሰበ አብዛኛው ጊዜ ምንድነው? እኛ እያንዳንዳችን ያለነው የተለያየ ቦታ ላይ ነው። እና ቤተሰብ በተለያየ ቦታ ስለሆነ ብዙ ጊዜ መገናኘት እድላችን ትንሽ ነው። ለበአል እንገናኛለን ደስ የሚል ጊዜ እናሳልፋለን ግን እንዲሁ ቶሎ ቶሎ እንደ ሌላ ቤተሰብ ለመገናኘት ርቀት ይገድበናል። ርቀት አለ። በስልክ ግን ብዙ ጊዜ እንገናኛለን እናወራለን እንሳሳቃለን ጥሩ ጊዜ እናሳልፋለን። ግን እንዲህ በየቀኑ እንኳን ከፋሚሊ ጋር ባሳልፍ ደስ ይለኛል። በቃ የማይረሳ ጊዜ ነው። እና ቤተሰብ ቤተሰብ ስለሆነ በጣም ነው ደስ። የሚለው